በልጅነቴ የምወደው ጨዋታ እግር ኳስ ነው እግር ኳስ መጫወት በጣም ያዝናናይ ነበረ። ከሁሉም ነገር በላይ ቅድሚያ የሚሰጠው ለሱ ነበረ። ለእግር ኳስ ስጫወት ጥሩ ስሜት ይሰማኛል ደስ ይለኝ ነበር። ግን አልቀጠልኩበትም። በተለያዩ ምክንያቶች መቀጠል አልቻልኩም እንጂ። በልጅነት የምወደው ጨዋታ እግር ኳስ ነው። የተለየ ስሜት ይፈጥርብኛል ንቅት ያደርገኛል። የድካም ስሜት ሲሰማኝ ከድካሜ ማረፍ ምችለው። ድብርት ሲሰማኝ ከድብርቴ የምላቀቀው እግር ኳስ በመጫወት ነበረ። እና በልጅነቴ በጣም የምወደው ጨዋታ እግር ኳስ ነው። አሁንም ቢሆን መጫወት ጊዜ ሳገኝ እና እግር ኳስ ጨዋታዎችን ማየት በጣም እወዳለሁ

ዝናብ ሲዘንብ የተለያየ ነገር ነው የማደርገው። ማለት ለምሳሌ መንገድ ላይ ከሆንኩኝ ዝናብ ወደሌለበት ቦታ ወይ ወደ ቤት ከሆነ ወደ ፎቅ እጠጋለሁኝ ዛፍም ካለው ወደ ዛፍ ስር እጠጋለሁ። ቤት ከሆንኩኝ ደግሞ ሽፍንፍን ብዬ በተኛ ነው ደስ የሚለኝ እና ቤት ከሆንኩኝ ዝናብ ሲዘንብ እተኛለሁ። መንገድ ላይ ከሆንኩኝ ደግሞ ዛፍ ስር ወይም ቤት ውስጥ ገብቼ እጠልላለሁኝ። ጃንጥላ ከያዝኩኝ ጃንጥላ እጠቀማለሁ እና ዝናብ ብዙ አያስፈራኝም። በርግጥ ግን ወይ ጃንጥላ ይዛለሁ መንገድ ነው ከሆንኩኝ ወይ ደግሞ ዝናብ ወደሌለበት ቦታ እጠጋለሁ። ይህንን በማድረግ ዝናቡን አሳልፋለሁኝ እና እንዳለሁበት ሁኔታ የተለያየ ነገር ነው የማደርገው

አዎ ወደ ስራ እሄዳለሁኝ። ስራ በጣም ነው የሚያዝናናኝ ከምንም ነገር በላይ ትልቅ ደስታ የሚሰጠኝ ስራዬን ስሰራ ነው። ወደ ስራ እሄዳለሁኝ። ስራዬን በጣም አከብራለሁ በሰአቱ ገብቼ በመውጫ ሰዓት እወጣለሁኝ ለስራዬ ትልቅ ክብር አለኝ። የሚያዝናናኝ ከምንም ነገር በላይ ስራ ስሰራ ነው። ስራ ካልሰራው ድብርት ድካም ስሜት ይሰማኛል። ይህን ነገር ደግሞ ለመቅረፍ የግድ ወደ ስራ መሄድ አለብኝ። እና ስራ እሄዳለሁኝ። ስራ ለሰው ልጆች የገቢ ምንጭ ነው። ትልቅስ ደስታ የሚፈጥር ነገር ነው። ምክንያቱም ያልሰራ አይብላ ተብሎ በመጽሐፍ ቅዱስም ተጽፏል። ለዛ ወደ ስራ መሄድ እወዳለሁ። የመንግስት ሰራተኛ ስለሆንኩኝ ወደ ቢሮ የምገባበትና ከቢሮ የምወጣበት ጊዜ የሚታወቅ ነው። እና ያንን ጊዜ እና ያንን ሰዓት አክብሬ ወደ ስራዬ እሄዳለሁ

አዎ አቧራ ችግር ይፈጥርብኛል። አንድ ጊዜ ወደ ሞያሌ አከባቢ ቡሌ ሆራ የሚባል ከተማ ሄጄ አቧራው በጣም ከባድ ነው አስፓልት የለም መንገዶቹ ሁሉ በግሪደር የተጠረጉ ናቸው። ምንም ኮብልስቶንም ስለሌለ አቧራው በጣም ከባድ ነው እና ረጅም ጊዜ አይኔን ሃሞኝ ነበረ አቧራ በጣም አስቸጋሪ ነው። በተለይ ለአይን ለቆዳ በጣም ከባድ ችግር ይፈጥራል። እና አቧራ ችግር ይፈጥርብኛል አዎ። በተደጋጋሚ ሃሞኝ ያውቃል በተለይ ከትላልቅ ከተማ ወጣ ብዬ ወደ ገጠር ስሄድ መንገዶቹ አስፓልት ስላልሆኑ አቧራ በሚነካኝ ሰዓት ሰውነቴ አላርጅክ ይነሳብኛል በተለይ ደግሞ አይኔን ያመኛል እና አቧራ ችግር ይፈጥርብኛል አዎ።

በዶቄ መፍጨት አላውቅም። ዶቄ ማለት ራሱ ምን ማለት እንደሆነ አላውቅም። ቃሉ ለኔ አዲስ ነው። እና በዶቄ መፍጨት ምን ማለት እንደሆነ አላውቅም። እንደውቄ የሚለው ቃል ምን እንደሆነ ለመረዳት ያስቸግረኛል። የመጀመሪያ ጊዜ ስሰማ ነው ወር ቃሉን። እና ዶቄ በዶቄ መፍጨት አላውቅም። ዶቄን በተመለከተ መረጃው የለኝም፣ ቃሉን ዛሬ ነው የሰማሁት፣ በዶቄ ምን እንደሚፈጭም አላውቅም፣ በዶቄ ምን መፍጨት እንደሚቻል መረጃው የለኝም። ዶቄ ማለት በራሱ ምን ማለት እንደሆነ አላውቅም። እና በዶቄ ፈጭቼ አላውቅም። ዶቄ ማለት ራሱ ምን ማለት እንደሆነ ብዙ ግንዛቤው የለኝም።

በልጅነቴ በጣም የምወደው ትምህርት በተለይ ከአንደኛ ክፍል እስከ አስራ ሁለተኛ ክፍል እያለሁ በጣም የምወደው ትምህርት የሂሳብ ትምህርት ነበረ። ዩኒቨርሲቲ ከገባው በኋላ ወደ ኮምፒዩተር ሳይንስ ትምህርት ክፍል ገባው እንጂ። በልጅነቴ የሂሳብ ትምህርት በጣም ያዝናናኛል የሂሳብ ትምህርት ነቃ ያደርገኛል በተለያየ መንገድ አይምሮዬን እንዳሰራው ስለሚጠቅመኝ። የሂሳብ ትምህርት በጣም ነበረ የምወደው ለሰዎች ለማስረዳት በጣም ደስ የሚለኝ እኔም ቶሎ ሚገባኝ ትምህርት የሂሳብ ትምህርት ነበረ። ከአንደኛ ክፍል እስከ አስራ ሁለተኛ ክፍል እያለሁ። ሌሎች ተማሪዎችን አስተምር ነበረ እንዲሁ በነፃ ማለት ነው። ማስረዳት በጣም ደስ ይለኛል። እና ከማስረዳቸው የትምህርት አይነቶች መካከል አንዱ የሂሳብ ትምህርት ነው። እና የሂሳብ ትምህርት በጣም ያዝናናኛል። አይምሮዬን በተለያየ መንገድ እንዳስብ ነቃ ያደርገኛል የማሰብ አቅሜን ከፍ ስለሚያደርገው። የሂሳብ ትምህርት በጣም ነበር የምወደው።

አዎ ነገሮችን በስርዓት ነው የማስቀምጠው ስርዓት ለእያንዳንዱ የህይወት ክንዋኔ አስፈላጊ ነው ዝርክርክ ሲሉ በጣም ስለሚያስጠላ ቅደም ተከተል ማስያዝ በስርዓት ማስቀመጥ ለነገሮች ክለቡን ለማቀላጠፍ ስለሚጠቅም እያንዳንዱ ነገሮችን በስርዓት ነው ማስቀመጠው የሚጠቅመኝን ነገር ሳደርግ ክንውኔ በቅደም ተከተል ነው ወይም በስርዓት ነው። በስርዓት ሳደርግ የተለየ ስሜት ይፈጥርልኛል። ለስራው ወይም ለነገሩ መከናወን ትልቅ ጥቅም ይሰጠኛል። ነገሩንም በትክክል ለማከናወን በስርዓት ሳስቀምጥ ነው መነሳሳትን የሚፈጥርልኝ ለዛ ነገሮችን በስርዓት አስቀምጣለሁኝ። ለእያንዳንዱ ክንውኖቼ በቅደም ተከተልና በስርዓት ነው የማከናውናቸው። ለዛም ውጤታማ ያደርገኛል።

እኔ ወደ ገበያዬ የምሄደው ቅዳሜ ነው ምክንያቱም ቅዳሜ የእረፍት ጊዜ ነው። ቅዳሜ ደግሞ አብዛኛው ጉዳዮች የገበያ ጉዳዮች ማለት ነው የሚከናወኑበት ቀን ነው። የትኛውም አካባቢ የገበያ ሁኔታው በጥሩ ሁኔታ የምከናወነው ቅዳሜ ነው። ለዚህ እኔም በብዛት ወደ ገበያ የምሄደው ቅዳሜ ነው። ምክንያቱም የመንግስት ሰራተኛ ስለሆንኩኝ ቅዳሜና እሁድ ነፃ ነኝ የስራ መግባት አይጠበቅብኝም ወይም ስራ የመግባት ግዴታ የለብኝም። ስለዚህ ወደ ገበያ የሚሄድበት ቀን ከቅዳሜና ከእሁድ አንዱ ነው የሚሆነው። ለዛ በብዛት ገበያ የሚሄደው ቅዳሜ ቀን ነው። ቅዳሜ ደግሞ የአብዛኛው አካባቢ በተለይ በእኛ ሀገር በኢትዮጵያ ውስጥ የአብዛኛው አካባቢ የገበያ ቀን የሚውለው ቅዳሜ ስለሆነ። ቅዳሜ ነው በብዛት ገበያ የሚሄደው

መንገድ ላይ ምግብ እገዛለሁ። በርግጥ እንደየ ምግቡ አይነት የተለያየ ነው መንገድ ላይ ሁሉም ምግብ አይሸጥም። ግን መንገድ ላይ የሚሸጡ ምግቦች እና አስፈላጊ የሆኑትን ለኔ የምፈልጋቸውን መንገድ ላይ ገዝቼ እሄዳለሁኝ ምክንያቱም ከስራ ቦታ ስወጣ ወደ ቤት ስገባ ወደ ቤት ይዤ መሄድ ያለብኝ ምግብ ስላለ መንገድ ላይ ምግብ ገዝቼ ወደ ቤቴ እገባለሁኝ። ምክንያቱም ለእያንዳንዱ ምግብ ሆቴል መሄድ ወይም ደሞ የተለያየ ቦታ መሄድ ሊያስቸግር ስለሚችል። መንገድ ላይ የተገኘውንና አስፈላጊ ምግብ ነው ብዬ ያመንኩበትን መንገድ ላይ ገዝቼ እገባለሁኝ መንገድ ላይም እበላለሁ። ብቻም መንገዱን ንጹህ ይሁን አቧራ አይኖረው እንጂ መንገድ ላይ ምግብ ገዝቼ ወደ ቤቴ እገባለሁ። መንገድ ላይ ምግብ መግዛትም እችላለሁኝ። እንደየ አስፈላጊነቱ እንደየ ምግቡ አይነት ቢለያይም መንገድ ላይ ምግብ እገዛለሁ።

አዎ የቪዲዮ ጥሪ አደርጋለሁ በተለይ በማህበራዊ ሚዲያ በቴሌግራም በኢሞ በዋትሳፕ በቫይበር እና በሌሎች የማህበራዊ ሚዲያዎች ላይ የቪዲዮ ጥሪ አደርጋለሁ። የቪዲዮ ጥሪ ብዙ ጥቅሞች አሉት በአካል የተገናኘው ያክል ስለሚሰማኝ በመተያየት ስለማወራ ሩቅ አካባቢ ወይም ደግሞ ወደ ውጭ ሀገር የሄዱ ጓደኞቼን ዘመዶቼን በቪዲዮ ጥሪ ነው የማደርጋቸው የምደውልላቸው በአካል የተገናኘው ያክል ስለሚሰማኝ በአካል ያገኘኋቸው ያህል ስለማደርግ እንደዛ አይነት ስሜትም ስለሚሰማኝ የቪዲዮ ጥሪ አደርጋለሁኝ። በጣም ወሳኝ እና ትልቅ ጠቀሜታ ያለው የቪዲዮ ጥሪ ነው ምክንያቱም በአካል መገናኘት የማይችሉ ሰዎች እየተገናኙ በቪዲዮ ስለሚያወሩ በአካል የተገናኙ ያህል ይሰማቸዋል። እኔም በተመሳሳይ ሩቅ ሀገር ወይ በውጭ ሀገር ያሉ ዘመዶቼን ወንድሞቼን ጓደኞቼን በቪዲዮ ጥሪ ሳወራቸው በአካል ያገኟቸው ያህል ስለሚሰማኝ የቪዲዮ ጥሪ በማድረግ ደውልላቸዋለሁ።

አዎ ከደንበኞች ጋር እሰራለሁኝ እኔ የኮምፒር ሳይንስ ተመራቂ ነኝ። የማበለጽጋቸው ሶፍትዌሮች አሉ። የምሰራቸው የቪዲዮ ኤዲቲንግ ስራዎች አሉ፤ ልዩ ልዩ የኮምፒውተር ጥገናን የመሳሰሉ ስራዎችን ስለምሰራ ከደንበኞቼ ጋር እሰራለሁኝ። ሲበላሽባቸው ኮምፒውተራቸው የሚፈልጉት ሶፍትዌር ሲኖር እንዲደውሉልኝ አደርጋለሁ። በሚደውሉልኝ ሰዓት ደግሞ በጊዜው በሰአቱ በመገኘት የሚፈልጉትን ስራ እሰራላቸዋለሁ። እና ሁሌ ከደመኞቼ ጋር እሰራለሁኝ። ስልክ በመደወል በሚፈልጉኝ ሰዓት እና በሚፈልጉበት ጉዳይ ከደንበኞቼ ጋር እሰራለሁኝ። ደንበኞቼን በጣም አከብራለሁ። የነሱን የማክበሬን ጥግ የምገልጽበት ደግሞ ችግር ሲያጋጥማቸው ቴክኖሎጂን በተመለከተ ኮምፒውተርን በተመለከተ በመጠገን ለነሱ ያለኝን አክብሮት ስለምገልጽላቸው ከደንበኞቼ ጋር አብሬ ቀመስራት ላይ እገኛለሁኝ

አዎ መዝገቦችን አስቀምጣለሁ የመንግስት ሰራተኛ እንደመሆኔ መጠን እያንዳንዱ ነገር በፋይል ወይም በመዝገብ መቀመጥ አለበት። በህይወቴም ጭምር የራሴን ደካማ ጎን ጠንካራ ጎን በመጽሐፍ ስለማስቀምጥ መስገቦችን አስቀምጣለሁ መዝገብ ማስቀመጥ አንድ እንደ መረጃ ይጠቅመኛል። ሁለት ደግሞ በፊት የሰራሁት ምን እንደሆነ ለማስታወስ ይጠቅመኛል ቀጣይ ለሚመጣው ሰው ደግሞ ለማስረከብ። እና ስራውን ቀላል ለማድረግ መዝገብ ማስቀመጥ ይጠቅማል። ይህንንም በደንብ ስለምረዳ በስራዬ በህይወቴ መዝገብ ማስቀመጥ እወዳለሁኝ። መዝገብ አስቀምጣለሁ እንደ መረጃ ይጠቅመኛል። ከዛሬ አስር አመት በፊት ምን ነበር ስራ የነበረ የሚለውን ለማየት። ወደፊት ደግሞ ይሄንን ስራ የሚረከብ ሰው ሲመጣ በፊት ምን ይሰራ እንደነበረ ለማሳወቅ ስለሚጠቅም ለእያንዳንዱ ስራዬ መዝገብ አስቀምጣለሁኝ

በፍጥነት መተየብ አልችልም። በተፈጥሮዬ ቀስ ብዬ ነው የማወራው ቀስ ብዬ ነው። ሁሉንም ነገር የማከናውነው በፍጥነት ለማድረግ የምሳሳት ያህል ስለሚሰማኝ በችኮላና በፍጥነት የሚደረግ ድርጊት ደግሞ ትክክል ነው ብዬ ስለማላምን። ስራዬንም የትኛውንም ከንውን ቀስ ብዬ ስለምሰራ በፍጥነት መተዬብ አልችልም። በተለያዩ ምክንያቶች የመጀመሪያው ተፈጥሮ ነው ተፈጥሮ አንዳንዴ የራሱ የሆነ ስርዓት አለው ያን ተፈጥሮ ደግሞ ማንቀይርበት አጋጣሚ ሊኖር ይችላል። አንዳንዴ ቀስ ብሎ የሚናገር ቀስ ብሎ የሚያወራ ሰው በፍጥነት መተየብ አይችልም ስለዚህ ከተፈጥሮዬ ጋር ስለማይሄድ። በፍጥነት መተየብ አልችልም ቀስ ብዬ ነው ሁሉን ነገር የማከናውነው። ህመሙን ማውራት የምችለው እንኳን ቀስ ብዬ ነው ከዛ አንፃር በፍጥነት መጠየብ አልችልም።

የኔ ልዩ ችሎታ የኮንፒተር ሳይንስ ተመራቂ እንደመሆኔ መጠን። ፕሮግራሚንግ ቪዲዮ ኤዲቲንግ ግራፊክስ ዲዛይን በደንብ እችላለሁኝ በጣም ያዝናናኛል። ልዩ ችሎታ ብዬ የማስባቸው እነዚህ ናቸው ከዛ ውጪ ከዚህ በተጨማሪ ማለት ነው። ከሰው ጋር በጣም ተግባቢ ነኝ። የተገባቦት ክህሎት አለኝ። ሰውን መረዳት እችላለሁኝ። ሰውን ለመቀየም አልሞክርም። ምን ተናገረ ለምንድነው የተናገረው ብዬ በተለያዬ አቅጣጫ አይቼ መወሰን አልፈልግም። ሰዎችን በተቻለ መጠን ለመረዳት እሞክራለሁ። ይሄ ደግሞ አንዱ የተግባቦት ክህሎት ስለሆነ ይሄ ችሎታ አለኝ። ከዛ ውጪ በክህሎት ደረጃ ሊገለጽ የሚችለው ሰዓት ማክበር ነው። ሰዓት የማክበር ችሎታ ሰዓት የማክበር ልምድ አለኝ። እነዚህን ይመስላሉ የኔ ችሎታዎች።

አዎ የመስመር ላይ ገዢ ነኝ የመስመር ላይ ገዢ ማለት ከስራ ቦታ ስመለስ ወደ ቤቴ ስገባ የተለያዩ ነገሮችን ገዝቼ ነው ምገባው ለባለቤቴ ለልጆቼ ሙዝ ብርቱካን የተለያዩ ነገሮችን ገዝቼ እገባለሁኝ እና መንገድ ላይ የምገዛቸው ፍራፍሬ ሊሆን ይችላል የተለያዩ ነገሮች ሊሆኑ ይችላሉ ሁሉንም መዘርዘር አልችልም። ወደ ቤት ስገባ ባዶ እጄን እንዳልገባ ስለሚያደርገኝ። ጥሩ ትርጉም ይሰጠኛል ማለት። ቤተሰብም የሆነ ነገር ይጠብቃል ከስራ ቦታ ስመልስ በተለይ ያኔ የሆነ ነገር ይዤ እገባለሁኝ እና መስመር ላይ እገዛለሁኝ እገዛለሁኝ ምገዛቸው ነገሮች በርግጥ በየጊዜው ይለያያሉ። ለምሳሌ ሙዝ ልገዛ እችላለሁ ብርቱካን ልገዛ እችላለሁ አናናስ ልገዛ እችላለሁ ወይም ደግሞ የቤት ስጦታዎች ልገዛ እችላለሁኝ። ስለዚህ የመስመር ላይ ገዢ ነኝ። ይሄ ነው ምገዛው ብዬ መግለጽ አልችልም። ማለት በየቀኑ የተለያየ ነገር ነው ምገዛው። ግን መስመር ላይ ብዙ ነገሮችን እገዛለሁኝ እና የመስመርንም ደንበኛ ነኝ ማለት እችላለሁኝ። ምክንያቱም በየአስፓልቱ ዳር በየመንገዱ የሚሸጡ ነገሮች ብዙ ናቸው። ከብዙዎቹ ውስጥ እኔ ደስ ያለኝን ለቤተሰብ ይጠቅማል ብዬ የማስበውን ነገር እና በጊዜው ለቤት የሚያስፈልገውን ነገር ገዛለሁኝ ያን ግዢ። ደግሞ ስፈጽም ልብ ያመነበት የወደድኩትና ለቤተሰብ ይጠቅማል ብዬ የማስበውን ነገር ነው የምገዛው። ግን መስመር ላይ ያሉ ነገሮች በሙሉ ሚገዙም ባይሆኑ እኔ የሚያስፈልገኝን ግን እገዛለሁኝ። ስለዚህ በአጠቃላይ የመስመር ላይ ገዢ ነኝ ማለት ነው

መሬት ላይ መቀመጥ አይመቸኝም። መሬት ላይ መቀመጥ ለብዙ ጉዳቶች ያጋልጣል። የመጀመሪያው ልብስ ይቆሽሻል ልብሴ ስለሚቆሽብኝ መሬት ላይ አይቀመጥም። ምክንያቱም በተደጋጋሚ ልብስ ማጠብ አድካሚ ነው። ሁለተኛ ከኑሮ ውድነት አንፃር ለትላይ ወጪዎች ይዳርጋል የሳሙና ወጪ አለ። የልብሱ ዋጋ የራሱ አለ። የኔ የማወጣው ጉልበት ሀይል አለ። እነኚህ ሁሉ ሲደማመሩ ህይወቴ ራድካሜ ስለሚያደርግብኝ መሬት ላይ በመቀመጥ ልብሴን አላቆሸሽም። መሬት ላይ መቀመጥ አልወድም። ሌላኛው ደግሞ መሬት ላይ መቀመጥ ከጤና አንፃርም ጥሩ አይደለም። ከጤና አንፃር ጥሩ አይደለም ብዬ ስለማምን መሬት ላይ አልቀመጥም። ምክንያቱም መሬት ላይ በተቀመጥኩኝ ቁጥር ለተለያዩ ባክቴሪያዎች ልጋለጥ እችላለሁ ብዬ ስለማስብ መሬት ላይ አልቀመጥም። ምክንያቱም መሬት ላይ በእግራችን ስለምንረግጥ ለተለያዩ ባክቴሪያ ተጋላጭ እናሆናለን። ምክንያቱም መሬት ላይ ሰው በጫማ ሌላ ቦታ ረግጦ የመጣውን እዛው ድጋሚ ስለሚረግጥበት ያኔ መሬት ላይ የምንቀመጥ ከሆነ ለተለያየ ባክቴሪያ ልንጋለጥ እንችላለን። ከዛ አንፃር ከጤናማ አንፃር መሬት ላይ መቀመጥ ጥሩ ስላልሆነ መሬት ላይ መቀመጥ አይመቸኝም። ደግሞ መሬት ላይ መቀመጥ ለተለያዩ አደጋዎች ሊያጋልጥ ይችላል። ለምሳሌ ስለታማ ብረታ ብረት ላይ ልንቀመጥ እንችላለን መርፌ ላይ ልንቀመጥ እንችላለን ምላጭ ላይ ልንቀመጥ እንችላለን ሳናይ ማለት ነው። ስለዚህ መሬት ላይ መቀመጥ ለብዙ ነገሮች ከጥቅሙ ጉዳቱ ስለሚያመዝን መሬት ላይ መቀመጥ ብዙ አይምቸኝም በርግጥ ለማንም ሰው አልመክርም። መሬት ላይ መቀመጥ በተለይ ለህፃናት ለአዋቂዎችም ጭምር ለተለያዩ ባክቴሪያዎች ለተለያዩ ስለታማ ነገሮች ሊኖሩ ስለሚችሉ በስለታማ ነገሮች የመቆረጥ አደጋ ስለሚያጋጥም መሬት ላይ መቀመጥ ብዙ አይመችም። ስለዚህ መሬት ላይ ከመቀመጥ የመቀመጫ ወንበር ማዘጋጀት ለሁሉም የሚገባ ምክር ነው። ስለዚህ መሬት ላይ ከመቀመጥ ራሳችንን እንድንቆጥብ እዚሁ አጋጣሚ ለማሳሰብ እወዳለሁኝ። እኔ በግሌ መሬት ላይ መቀመጥ ጥሩ ስላልሆነ ከዚህ በላይ በጠቀስኳቸው ጉዳዮች ምክንያት ያንንም ስለማምን ላይ አልቀመጥም

አዎ ጾም እጾማለሁኝ። ጾም ብዙ ጥቅሞች አሉት እኔ በግሌ የማምነው የሚጾም ሰው ከፈጣሪው ጋር በትክክል እንደሚገናኝ ስለሆነ ጾም እጾማለሁኝ። እንደሚታወቀው በሳይንሱም አለም እንደተገለጸው ብዙ ሪሰርች እንደተሰራበትም መጠን ጾም ብዙ ጥቅም አለው። የመጀመሪያው በመንፈሳዊ አለም የሚታይ ጾም ነው። ሁለተኛ ደግሞ በሳይንሳዊ አለም የሚታይ ጾም ነው። እኔ ሃይማኖቱንም ሳይንሱንም ሁለቱንም ስለምቀበል በሳይንሱም በሃይማኖቱም ዙሪያ ያለኝን ግንዛቤ አስተካክዬ ስለምቀበል ጾም እጾማለሁኝ። የመጀመሪያው በሃይማኖት ጉዳይ የምናየው የጾም ጥቀም ነው። በሃይማኖት ጉዳይ ጾም ጥቅሙ ይሄ ነው ብዬ ለመግለጽ። የመጀመሪያው ስጾም እግዚአብሔርን ወይም ፈጣሪዬን ማሰብ እጀምራለሁ ከክፉ ነገር ወይም ከመጥፎ ነገር መራቅ እጀምራለሁ ሁል ጊዜ ስጾም ወይም ሲርበኝ ስጋዬን እያደከምኩ ነፍሴን ግን እያበረታው እንደሆነ ይሰማኛል። እግዚአብሔርም ደግሞ ስንጾም በጾም በጸሎት ስንለምነው በመንፈሱ ወደ እኛ እንደሚቀርበን ስለማምን። ጾምአለሁኝ ስለዚህ ከእግዚአብሔር ከአምላኬ ከፈጣሪዬ ጋር ያለኝን ግንኙነት ለመመዘን የመጀመሪያው መስፈርቴ ጾም መጾም ነው። ስለዚህ ጾም መጾም ከእግዚአብሔር ከፈጣሪዬ ጋር ያለኝን ግንኙነት ስለሚያስተካክልልኝ በጎ በጎውን ብቻ እንዳስብ ስለሚያደርገኝ አዎ ጾም እጾማለሁኝ። ሌላኛው የጾም ጥቅም ደግሞ በሳይንስ ረገድ የሚታየው ነው። በሳይንስ የሚታየው የጾም ጥቅም የመጀመሪያው ለጤና የሚሰጠው ጥቅም ነው። ምክንያቱም ሰው እየበላ እየወፈረ ሲሄድ የሰውነቱ ስብ ክብደቱ እየጨመረ ይሄድና ለተለያዩ በሽታዎች ይጋለጣል። ሰው ስጋው እየወፈረ ሲሄድ ተጓዳኝ በሽታዎች እንዲሁ እየጨመሩ ይሄዳሉ። ከዛ አንፃር ሰው ይራብ ባይባልም ቢጾም ግን ለጤናው ትልቅ ትሩፋት እንዳለው ይታመናል ይሄ በሳይንስም የተረጋገጠ ጉዳይ ነው። ስለዚህ እኔ ደግሞ እንደ አንድ ግለሰብ ሳይንሱንም እቀበላለሁ። ሃይማኖቱንም እቀበላለሁ ስለዚህ በሳይንስ ጾም እንደሚጠቅም ይናገራል። በሃይማኖት ደግሞ በተለየ ሁኔታ ከፈጣሪው ከፈጣሪዬ ጋር ስለሚያገናኘኝ ጥቅም እንደሆነ ስለማምን እጾማለሁኝ ማለት ነው። ከዚህ በተጨማሪ የሚጾሙ ሰዎች መንፈስ ቅዱስ እንደሚቀርባቸው መጥፎ ነገር እንደሚርቃቸው አምናለሁኝ። ምክንያቱም ስንጾም የምናስበው ፈጣሪያችንን ነው የምናስታውሰው ፈጣሪያችንን ነው። ፈጣሪያችንን ወይም እግዚአብሔርን የምናስታውስ ከሆነ ደግሞ ከክፉ ነገር እንርቃለን ከክፉ ነገር ራቀን ማለት ደግሞ ለሰይጣን ቦታ አልሰጠንም ማለት ነው። ያ ደግሞ የነፍስን በረከት ያሳድጋታል ስለዚህ ብዙ ጥቅም አለው ጾም ይሄን ሁሉ ጥቅም ያለውን ጾም አለመጾም አልችልም። በሳይንሱም በሃይማኖቱም የጾምን ጥቅም በደንብ ስለተረዳው ጾምን በአግባቡ እጾማለሁኝ ማለት ነው። ጾም መጾም ለሁሉም ሰው የተገባ ነው የሚል እምነት አለኝ። በግሌ በግሌ ስለዚህ ከዚህ ጥቅሙ አንፃር ግንዛቤ ውስጥ በማስገባት ጾምን እጾማለሁኝ ማለት ነው

አዎ የመንገዴን ስም አውቃለሁ። መንገድ በተለያየ ስም ሊሰየም ይችላል። ለምሳሌ በኢትዮጵያ ሁኔታ መንገድ በነገስታት ይሰየማል፣ በጸሐፊያን በታላላቅ ጸሐፊያን ይሰየማል፣ በተለያዩ ደራሲያን ይሳየማል፣ በተለያዩ ታዋቂ አርቲስቶች ስም ይሰየማል በታዋቂ አትሌቶችም ይሰየማል፣ ጎዳናዎች ወይም መንገዶች ለመታሰቢያነት እንዲውሉ በተለያየ ስያሜ ልሰየሙ ይችላሉ ለምሳሌ የኔ መንገድ ስም ሃይሌ ገብረስላሴ ጎዳና ይባላል። በታላቁ አትሌት ሻለቃ ሀይለ ገብረሰግላሴ ስም የተሰየመ ጎዳና ነው። ይህም ጎዳና ሻለቃ ሀይለ ገብረ ስላሴ በአትሌቲክሱ ዘርፍ ለሀገሩ ባበረከተው አስተዋጾ ለመታሰቢያነትእንዲሆን የተሰየመ ጎዳና ነው። የጎዳና ሰያሜ ብዙ ሰዎች ወይም አንዳንድ ሰዎች ለሀገራቸው ባበረከቱት አስተዋጽኦ መሰረት ለእነሱ መታሰቢያ ይሆን ዘንድ ስያሜ ይሰየማል። ስለዚህ የመንገድ ስያሜ በዚህ ሁኔታ ሊሰየም ይችላል፣ ብዙ በአለም ላይ ብዙ ጎዳናዎች አሉ በፖለቲካ በኩል አስተዋጽኦ ያደረጉ ሰዎች ስያሜ የተሰየመበት አለ በአርቲስቶች፣ በአትሌቲክሶች በሁሉም ዘርፎች ስያሜ የሚሰየንበት መንገድ ወይ ጎዳና አለ። እኔም ይሄ መንገድ የማውቀው ወይም ደግሞ በስያሜ የተሰየመ መንገድ የማውቀው የሻለቃ ሃይሌ ገብረስላሴ ጎዳና የሚለውን ነው። ስለዚህ የመንገዴን ስም አውቃለሁ ማለት ነው።

በመስመር ላይ ቪዲዮ አልመለከትም። ምክንያቱም መስመር ላይ ቪዲዮ የምመለከት ከሆነ ለተለያየ አደጋ እጋለጣለሁ ብዬ ነው የማስበው። የመጀመሪያው ለትራፊክ አደጋ ሁለተኛው ደግሞ እንቅፋት ሊመታኝ ይችላል ሶስተኛ ደግሞ ከሰው ጋርም ልንጋጭ እችላለሁኝ። እና በቪዲዮ ማየት ካለብኝ ቁጭ ብዬ የሆነ ቦታ የተወሰነ ቦታ መርጬ እዛ ቦታ ቁጭ ብዬ ነው እንጂ መስመር ላይ እየሄድኩኝ ቪዲዮ አልመለከትም። አንዳንድ ጊዜ በሰው ህይወት ውስጥ የሚያጋጥሙ ነገሮች አይታወቅም። የመጀመሪያው ባለኝ ልምድ የምረዳው መንገድ ላይ በተለይ አስፋልት ዳር መስመር ላይ ሰዎች ሲሄዱ ከራሳቸው ጋር አይደሉም ሌላ ነገር እያሰቡ ቪዲዮ እየተመለከቱ ሲሄዱ ለተለያየ አደጋ ይጋለጣሉ። ስለዚህ ከእንደዚህ አይነት ነገሮች ራስን ለመጠበቅ የመጀመሪያው መስረት ብዬ እኔ የማስበው ከራስ ጋር መሆን ቪዲዮ ከሆነ ለተለዩ አደጋ እንጋለጣለን። ስለዚህ ሰው ከቤቱ ወጥቶ መስመር ላይ የሄደ ከሆነ ማሰብ ያለበት ስለሚሄድበት ጉዳይ እና ለምን ከቤት እንደወጣ ብቻ ነው። መስመር ላይ በተለይ ደግሞ አስፋልት ዳር ቪዲዮ የምናይ ከሆነ ብዙ ነገሮች ሊያጋጥሙን ይችላሉ ቅድም እንደጠቀስኩት ከሰው ጋር ለነጋጭ እንችላለን። መኪና ሊገጨን ይችላል እንቅፋት ሊመታን ይችላል ከፊት ለፊታችን ምን እንደሆን ምን እንዳለ በደንብ በትኩረት ላናይ እንችላለን። ይሄ ደግሞ ለብዙ ነገሮች ያጋልጠናል ከዛ አንፃር እኔ መስመር ላይ ቪዲዮ መመልከት አልፈልግም አልመለከትም። ምክንያቱም አሁን በጠቀስኳቸው ችግሮች ምክንያት መንገድ ላይ ወይ መስመር ላይ ስወጣ እኔ የማስበው አንድና አንድ ብቻ ነው። የመጀመሪያው ለምንድነው ከቤቴ የወጣሁት ወዴት ነው የሚሄደው የሚለውን? ሶስተኛው ወደ መስመር ላይ የሚያጋጥሙኝን ነገሮች ጓደኛ ላይ ያጋጥመኝ ይችላል ሌላም ነገር ሊያጋጥመን ይችላል ለዛ መፍትሄ መስጠት ነው። ማሰበው እንጂ መስመር ላይ ስሄድ ቪዲዮ አልመለከትም በፍጹም ይህንንም ለማንም አልመክርም። አንድ ጊዜ ምን አጋጠመኝ መስመር ላይ እየሄድኩኝ አንድ ህፃን ልጅ ቲክቶክ እያየ ይሄዳል። እና እኔ ፊት ለፊቱ ደርሼ ሊያየኝ አልቻለም። በአጋጣሚ እኔም እያየሁት አለፈኝ ከኋላዬ ግን ሌባ ቀጥታ መጥቶ አጠገቡ ሲቆም ማየት አልቻለም። የልጁ ሀሳብ ቲክቶክ ላይ ነው ያለው ቪዲዮ ላይ ነው ያለው። ከዛ ስልኩን ከእጁ ላይ መንጥፎ ወሰደበት። እና ለእንደዚህ ጉዳዮችም ስለሚያጋልጥ ሌሎችም ችግሮች አሉ መስመር ላይ ቪዲዮ ማየት። አልመክርም እኔም አልመለከትም ለብዙ አደጋዎች ሊያጋልጠን ይችላል። ስለዚህ መስመር ላይ ሰው ሲሄድ በተለይ አስፋልት ዳር ከራሱና ከራሱ ጋር ብቻ ሆኖ ነው ማየት መሄድ ያለበት። ቪዲዮ የሚያዩት ከሆነ ስለ ቪዲዮ ሊያስቡ ይችላሉ አይምሮአቸው ቪዲዮ ሊመለከት ይችላል ማን ቪዲዮ ላይ ስላለው ጉዳይ ሊያስብ ስለሚችል። ጋር ላሆኑ ስለሚችሉ ለሌላ አደጋ ሊያጋልጡ ሊጋልጡ ይችላሉ። በዚህ ምክንያት መስመር ላይ ቪዲዮ ባይመለከቱ ብዬ እመክራለሁ። እኔ መስመር ላይ ቪዲዮ መመልከት አልፈልግም መመልከት አልፈልግም። በቃ መስመር ላይ ስሄድ እኔ ከራሴ ጋር ብቻ ራሴ ራሴን ሆኜ ከራሴ ጋር እያወራሁ ማለት ለምንድነው ከቤት የወጣሁት ወዴት ነው እየሄድኩ ያለሁት ለመዝናናት ከሆነ ስለመዝናናት ብቻ ነው ማሰብ ያለብኝ። የሆነ እቃ ለመግዛት ከሆነ መስመር ላይ ስሄድ ስለ እቃ ነው ማሰብ ያለብኝ ሰው ለማግኘት ከሆነ መስመር ላይ ስሄድ ስለዛ ሰው እያሰብኩኝ ነው መሄድ ያለብኝ። ለምንድነው ከቤቴ የወጣሁት መስመር ላይ የሆንኩት ለምንድነው የሚለውን? እያሰብን በዛ መንገድ ነው መንቀሳቀስ ያለብን እኔም ይሄንን ነው የማደርገው እንጂ መስመር ላይ ቪዲዮ በፍጹም አልመክርም